ሰዎች እንዴት ታስተዋውቃለህ በደንብ ነው የማስተዋውቀው ለምሳሌ እከሌ እባላለሁ። እሜ እከሌ እከሌ እባላለሁ ይሄን ይሄን ነው የምሰራው። እንደዚህ እንደዚህ ቦታ አውቃለሁ። በጣም ጥሩ ሰው እንደሆንክ ሰምቻለሁ። ስለዚህ በደንብ ነው ሰዎችን የማስተዋውቀው። እከሌ እከሌ ይባላል በጣም ጥሩ ሰው ነው። ስለዚህ ብትተዋወቀው የተሻለ ነው። የሚለውን ነገር በደንብ ነው ሰውየውን የምተዋወቀው የማስተዋወቀው። ሰው ለማስተዋወቅ የሚሆነው እኔም ራሴ ለመተዋወቅ። በደንብ ነው ሰውየውን። በደንብ ምተዋወቀው በዚህ በዚህ ሰዓት እዚህ ቦታ። አይቼ ነበር እከሌ እከሌ ነው ምትባለው። ስለዚህ እንደዚህ ሰምቼ ነበር ዝናህን አቅሃለሁ። በጣም ጥሩ ሰው እንደሆንክ በጣም ስነ ምግባር ያለህ በጣም ጨዋ እንደሆንክ። አቅሃለሁ ስለዚህ እኔ እከሌ ከሌ እባላለሁ እዚህ እንድተዋወቅ ስለምፈልግ። እንደዚህ እንደዚህ ቤተሰቦቼ እንደዚህ እንደዚህ ናቸው። በጣም ጥሩ ስላንተ በጣም በጥሩ ሁኔታ ነው የሚያነሱት። በጣም በክብር ነው። የምወድህ በጣም የማመሰግነው ምናምን እላለው። በደንብ ሰውየውን ማስተዋውቀው ምተዋወቀው ስለዚህ